የምትወደው ፍራፍሬ ምንድነው? ካልከኝ ከምወዳቸው ፍራፍሬ አንደኛ በርቱካን አለህ። ከዛ ደግሞ ባናና አለህ። ከዛ ደግሞ ካሮትም እወዳለሁ። እነዚህ በብዛት ከምወዳቸው ፍራፍሬዎች ናቸው